የቤት እንስሳ አለህ? አዎ እኔ የቤት እንስሳ አለኝ። ከነዛም መካከል ብዙ የቤት እንስሶች አሉኝ። ለምሳሌ ውሻ አለኝ። ድመት አለኝ። ዶሮ አለኝ። እና እርግቦች አሉኝ። እና በጣም ደስ የሚሉ ነገሮች ናቸው። ከሁሉም ግን የምወደው ውሻዬን ነው። ውሻዬ ለኔ በጣም ብዙ ጥቅም ይሰጠኛል። እኔ በምተኛበት ሰዓት እሱ ነው አዳሩን የምጠብቀኝ ለሊት። ዶሮዎቼ ደግሞ ለኔ የምበላ ምግብ ይሰጡኛል። እርግቦች ደግሞ ለስሜቴና ለአይኔ በጣም ደስ የሚል እርካታ ይሰጡኛል። በጣም ነው የምወዳቸው ያው እርግብ የሰላም ምልክት ነው። በእኛ ሀገር አመለካከት እና በቤቴ ብዙ አይነት የቤት እንስሳ አለ። ከእንስሶች መሃል እንደነገርኩህ ዶሮ ውሻ እና እርግብ ናቸው። እና አመሰግናለሁ

ልብስ ምን ያህል ጊዜ ታጥባለህ? አሪፍ ጥያቄ ነው። ለዚህ አሪፍ ጥያቄ አሪፍ መልስ እንደሚከተለው አቀርብልሃለሁ። እኔ ልብስ የማጥበው በሳምንት ሁለቴ ነው። እሱንም ማጥበው በ ላውንደሪ በማሽን ነው። በእጄ አላጥብም። በእጄ እንዳላጥብ ያደረገኝ ምክንያት እጄ ህመም አለበት ትንሽ እና ልብስ በማጥብበት ሰዓት እጄን ይሰማኛል። ስለዚህ እኔ ብዙ ጊዜ ልብስ የማጥበው በማሽን ነው። እና በሳምንት ሁለቴ ነው የማጥበው። ሁለቱም ቀናት ማክሰኞ እና ቅዳሜ ናቸው። በእነዚህ ቀናት ውስጥ ልብስ አጥባለሁ ሁሌ፤ እና እኔ በ ልብሰን ምና ጊ ታጥባለህ የሚለው በሳምንት ሁለቴ እነሱም ቀናቶች ስሞች መክሰኞ እና ቅዳሜ ናቸው።

ሰዎችን በአይን ትመለከታለህ አሪፍ ጥያቄ እና ስጠብቀው የነበረ ጥያቄ ነው እና መልሴም አዎ ነው ሰዎችን በአይኔ እመለከታለሁ የተለያዩ ሰዎችን በአይኔ መመልከት ምን አይነት ስሜት ውስጥ እንደሆነ የመረዳት አቅም አለኝ እና ሰዎችን በአይን ትመለከታለህ የሚለው አዎ እመለከታለው።

ስንት ቋንቋ ትችላለህ? እኔ ለዚህ ጥያቄ መጀመሪያ ሀሪፍና ቆንጆ መልስ ለመመለስ አስባለሁ። እና እኔ ስንት ቋንቋ ትችላለህ? ለሚሉት ጥያቄ ብዙ ቋንቋ አልችልም። የምችለው አንድ ቋንቋ ነው። እሱም አማርኛ ነው። አማርኛም ደግሞ ተወልጄ ያደኩበት ቋንቋ ስለሆነ ነው የምችለው። እንግሊዘኛ እሞካክራለሁ። በተለያዩ በትምህርቶችም አይነት ነገር በትምህርቶች ነገር እንግሊዘኛ ለመልመድ ሞክሬ ነበር። ነገር ግን እምቢ ብሎኛል። ከብዶኛል። እና እኔ የምችለው ቋንቋ አይነት አማርኛ ነው።

ዛሬ የመጀመሪያ ምግብህ ምንድነው? ዛሬ የመጀመሪያ ምንግቤ የበላሁት ጠዋት ላይ። ስጋ ፍርፍር ነው። ስጋ ፍርፍር በጣም ጣፋጭ የሚባል የቁርስ ምግብ ነው። እና ይሄን ጣፋጭ ምግብ ዛሬ ወደ ትምህርት ቤት ከመሄዴ በፊት በልቼው ነው የወጣሁት። እና በጣም ጣፍጦኝ እና ተመችቶኝ ነው የዋልኩ። ስጋ ፍልፍር በጣም የሚጣፍጥ ምግብ ነው አፈራሩም ቀለል ያለ ነው። እና ለአፍ ራሱ ቆንጆ ነው ለሆድ አይከብድም ቀኑን ሙሉ ሳይርበን እንውላለን። እና ጠዋት የበላሁት ፍርፍር የመጀመሪያ ምግቤ ስጋ ፍርፍር ነው

በስልክህ ገንዘብ ትልካለህ? አሪፍ ጥያቄ ነው። አዎ በስልኬ ገንዘብ እልካለሁ። ብዙ ጊዜ ስራዎችን ምሰራው በስልኬ ነው። ከስልኬ ወደ ተለያዩ ባንክ አካውንቶች ገንዘብ እልካለሁ። ለምሳሌ የኔ ወንድም አዲስ አበባ ነው ያለው እና ከዚህ ሆኜ ብር ልልክለት ብፈልግ በስልኬ የኢትዮጵያ ንግድ ባንክን አፕልኬሽን በመክፈት ወደሱ ለመላክ ከፈለኩ የሱን አካውንት ቁጥር አስገብቼ ወይ የእሱን ስም አይቼ ኢንተር በማለት የምፈልገውን ብር መጠን አስገብቼ መላክ እችላለሁ። እና በስልክህ ገንዘብ ትልካለህ? ብለህ ለጠየከኝ ጥያቄ አዎ እልካለሁ ነው የኔ መልስ።

የምታስታውሰው ጥሩ መምህር አለ? አሪፍ ጥያቄ ነው እና በጣም ደስ የሚል ጥያቄ ነው። አዎ የማስታውሰው ጥሩ እና ደግ መምህር አለ። እሱም ሰሙ ሰይድ ይባላል። እና የሚያስተምረው ትምህርት ደግሞ ፊዚክስ ነበር። እና መምህሩ በጣም የዋህና ደግ የሚባል መምህር ነው። ለኛ ለተማሪዎች ያለውን ሳይሰስት የሚያካፍል ያለውን እውቀት ሙሉ በሙሉ የሚያሳይ የሚያስተምር መምህር ነው። በትርፍ ሰዓቱ ጭምር እየመጣ ያስተምረናል። እና በጣም የዋህ እና ደግ መምህር ብዬ እኔ ከማስታውሳቸው መምህሮች መካከል ጋሽ ሰይድ። ፊዚክስ መምህር ነው እና ማስታወሰው ደግ መምህር ይሄ ነው።

ስለ ልጅነት መኖሪያ ቤቶች ንገረኝ ብለህ ለጠየከኝ ጥያቄ። የልጅነት መኖሪያ ቤቶቼ በጣም። ትንሽ ነበረች ትንሽና ጠባብ የምትባል ነበረች። እና በጣም ጠባብ ከመሆኑ የተነሳ ብዙ ጊዜ እቃ ውጪ ነበር የምናሳድረው። እና እኔ አድጌ ስራ ሰርቼ እየሰራሁ የገዛሁት ቤት። በጣም ሀሪፍና ሰፊ ቤት ነው አሁን የገዛሁት። እና በጣም ቆንጆ ቤት ነው ከድሮ ከልጅነቴ ቤት አንፃር በጣም ሀሪፍና ቆንጆ የሚባል ቤት ነው። አሁን አድጌ የገዛው ቤት

ከጎረቤቶች ጋር ጥሩ ግንኙነት አለህ? አዎ ከጎረቤቶች ጋር ጥሩ የሚባል ግንኙነት አለን። ጥሩ ሚባል ግንኙነትም የመጣው ድሮ ከሶስት አመት በፊት ነው። ከኛ ቤት አጠገብ ቤት ገዝተው ሲገቡ። ሰዎቹም በጣም ጥሩ እና የዋህ ስለነበሩ። ጥሩ ጉርብትና ኖሮናል። አሁን ድረስ ጥሩና ቆንጆ ጎርብትና አለን። እና ከጎሮቤቶቼ ጋር ጥሩ ግንኙነት አለህ? ለሚለው ጥያቄ አዎ ነው የኔ

ኮፍያ ማድረግ ትወዳለህ ብለህ ለጠየከኝ ጥያቄ አዎ ነው የኔ መልስ። ምክንያቱም ኮፊያ ማድረግ ከተለያዩ ነገሮች ሊያድነን ይችላል። ለምሳሌ የኮፍያ ማድረግ ከተለያዩ ሰዎች እንዳንታይ ፊታችንን ሊከልልን ይችላል። እና ሲቀጥል ደግሞ የፀሀይ ብርሃንንም ሆነ ዝናብን የመከላከል አቅም አለው ብዬ አስባለሁ። እናም ፀሀይ እና ዝናብን ሰለሚከላከልልን እኔ ኮፍያ ማድረግ ትወዳለህ ብለህ ለጠየከኝ ጥያቄ አዎ ነው የኔ መልስ